ገንፎ በጣም እበላለሁ ምክንያቱ የምበላበት መንገድ አንደኛ ለሰውነታችን በጣም ጥሩ ምግብ ነው ገንፎ ገንፎ በጣም ሀይል ከሚሰጡ ምግቦች ውስጥ የሚመደብ ነው። አዘገጃጀቱ ገንፎ በፊት ገብስ ይገዛና ከገበያ ይለቀምና ተወቅጦ ትንሽ ይቆላና ይፈጫል ከዛን ትንሽ ከተፈጨ በኋላ እሱ ይቦካና በሙቅ ውሃ በሙቅ ውሃ ይፈላና ከዛን የፈለው ሙቅ ውሃ ውስጥ የተፈጨው የበሶ ዱቄት ይጨመርበት የገንፎ ዱቄት ይጨመርበታል። ከዛን እሱን ለአንድ ለሃያ ደቂቃ ካበሰልን በኋላ እሱ ከበሰለልን በኋላ ገንፎ ማለት ነው። አብሮ የሚቀርብ የቅቤ ቅቤ ካሌለ ደግሞ በዘይት አለ ከእሱ ጋር ነው ማባያው ማለት ነው። ገንፎ ብዙ ጊዜ የሚበላው አራስ ቤት ነው አራስ ቤት ስንል አንድ ሴት ልጅ ከወለደች በኋላ ሰውነቷን ለመጠገን ብዙ ጊዜ ገንፎ እንድትበላ ትደረጋለች። ገንፎ ለዚህ ነው ብዙ ጊዜ የተጎዳ ሰውነትን ይጠግናል። እና ገንፎን እኔ ምርጫዬ የማረገው አንደኛ በስራ የዛለ ሰውነቴን ቶሎ እንዲጠገን ስለሚረዳኝ ሀይል ስለሚሰጠኝ ገንፎን ብዙ ጊዜ ተመራጭ አደርገዋለሁ እመገበዋለሁም እበለዋለሁም ማለት ነው። ሁለተኛ ገንፎ የሚዘጋ ምግብ አይደለም የሚዘጋ ምግብ አይደለም ስል አይቆልፍም። እንደፈለግን መብላት እንችላለን ጉዳት የለውም። ጉዳት የለውም ማለቴ አሁን ለምሳሌ ጨጓራን አያነሳም ሆድ አያቃጥልም ምንም የጎን ጉዳት የለውም ገንፎ ማለት ነው። ስለዚህ ብዙ ጊዜ ገንፎን እኔ እመገባለሁ በሳምንት ካልሆነ በሁለት ሳምንት ቁርስ ላይ ገንፎ እንበላለን። ገንፎ ጥሩ አድርጎ ከተሰራ በጣም ጠቃሚ ከሚባሉ ምግቦች ውስጥ አንዱ ነው። ሀይል ከሚሰጡ ካርቦሃይድሬት ካላቸው ምግቦች ውስጥ አንዱ ነው ፕሮቲን ጉልበትም ይሰጠናል። የተሰባበረ ሰውነታችንን በስራ የዛለ ማለት ነው የደከመ ሰውነታችንን ይጠግንልናል አቅም እንዲኖረን ያደርገናል። ይሄ ደግሞ በስራችን ላይ ጎበዝ እንድንሆንና ስራችንን ጠንክረን እንድንሰራ ያደርገናል። ሀይል ደግሞ ከሰጠን ስራችን ላይ ጎበዝ እንድንሆን ታታሪ እንድንሆን ያደርገናል ማለት ነው። ገንፎ ገንፎ በጣም ጥሩ ምግብ ነው። ለራስ ለራስም እንደምንለው ለኛም ለወጣት ለንደኔ አይነቱ በጣም ወሳኝ ምግብ ነው። አንደኛ በጣም ርካሽ ነው። ገበያ ላይ ካሉ ነገሮች የሚዘገጃጅ ስለሆነ አቅምን የሚጠይቅ ነገር አይደለም ኢኮኖሚን የሚጠይቅ ነገር አይደለም ማለት ነው። የሚያስፈልገን የሚያስፈልገን ገብስና ወይ ስንዴም ወይ በፍርኖ ድቄትም ልናዘጋጅ እንችላለን። ሁለተኛ ቅቤ እና ቅቤ ነው ቅቤ ከሌለን በዘይት መስራት እንችላለን። እና በርበሬ ያስፈልገናል። በርበሬ ከሌለንም በትንሽ ሞር ስፓይሲ እንዲሆን ስለሚፈልግ ሚጥሚጣ ግን አብዛኛው በርበሬ ቢሆን ተመራጭ ነው። እንዳያቃጥለን ስለሚፈለግ ማለት ነው። እንደዚህ ደግሞ በርካሽ ገበያ ላይ ስለሚገኙ ገንፎን ተመራጭ እንዳረገው በሳምንት አንዴ ወይ በሁለት ሳምንት ሁለቴ እንደምንመገበው እንደምመገብ ከሚያደርጉኝ ምክንያቶች ውስጥ አንዱ ይሄ ነው ማለት ነው። እና ገንፎ በጣም ወሳኝ ነገር ነው። አቅሜን ያጎለበትልኛል ሀይል ይሰጠኛል ሰውነቴ የደካከመ ሰውነቴን ያበርታልኛል ገንፎ በጣም ይጠቅመኛል ማለት ነው። ብዙ ጊዜም እመገበዋለሁ እና ገንፎን በሳምንት አንዴ ወይ ሁለቴ እመገበዋለሁ ማለት ነው

ምን ያህል ጊዜ ስብሰባ ታረጋላችሁ ለሚለውጥ ጥያቄ በቤተሰብ ውስጥ በሳምንት ሁለት ጊዜ ስብሰባ እናደርጋለን ሁሉ ቤተሰቦቻችን በተገኙበት የአባቴም ዘመዶች አጎቶቼ አክስቶቼ የእናቴም ዘመዶች እንደዛው አጎቶቼ አክስቶቼ በተሰበሰቡበት ከተቻለ በሳምንት ሁለቴ ካልተቻለ በሁለት ሳምንት አንዴ ያው አሁን ያለው የስራ ሁኔታ ስለማይመች ሁሉም በየፊናው ስለሚሯሯጥ በሳምንት አንዴ ወይ በሁለት ሳምንት ሁለት ስብሰባ እናደርጋለን። ስብሰባም ምክንያቱም ዘመድ መጠያየቅ፣ መገናኘት ስላለበት መልስ ነው። ሁላችንም የቤተሰብ አባላት በተገኘንበት ማለት ነው። ሁለተኛ፣ በመስሪያ ቤት ወይ በምሰራበት ቦታ ከሆነ በሳምንት በኦንላይን ሚቲንግ ከሆነ ስድስት ቀን ሰብሰባ እናደርጋለን። በአካል ከሆነ የተሰራው ስራ ሪፖርት ለማድረግ በሳምንት አንዴ አስቸኳይ አስፈላጊ ከሆነ ደግሞ በሳምንት ሁለቴ ስብሰባ እናደርጋለን። በኦንላይን ሚቲንግ ማለት የተሰራውን ስራ ቀን በቀን የተሰራውን ስራ ሁሉንም ሪፖርት እናደርጋለን ሁሉም በየፊልዱ ማለት ነው። የተሰራው ስራ ሪፖርት እኔም ተራዬ ሲደርስ ሪፖርት አቀርባለሁ ይሄ ለሳምንቱ ማለት ነው። በሳምንት አምስት ወይ ስድስት ጊዜ ጠዋት ጠዋት ወይ ደግሞ ማታ አስራ አንድ ሰዓት ሁላችንም ኦላይን ሚቲንግ እናደርጋለን። ሁለተኛው እንዳልኩት መስሪያ ቤት በሳምንት አንዴ ካልተቻለ በሳምንት ውስጥ ሁለቴ እንዲሁም ደግሞ ሁሉም በተገኙበት የመስሪያ ቤቱ አካል ሳምንት ሪፖርት ይቀርብ እና ቅጣይ ሳምንት የምንሰራው ስራ እቅድ ይወጣል፣ ከዛን ያ እቅድ በወጣው መሰረት ሁላችንም የስራ ክፍፍል ሁሉም በፊልዱ ወይ ሁሉም በስራው መስክ በተሰጠው አቅጣጫ ስራ እንዲሰራ እቅድ ይነደፋል ሁላችንም የስራችን ሪፖርት ሳምንቱን አጠቃላይ አቅርበን እንወያያለን ውጤት ግምገማ ድክመቶቻችን ጥሩ ከሰራን ጥሩ ሰርታችኋል እንባላለን። በመስሪያ ቤት ደግሞ አንዴ ሁሉም ሙሉ መስሪያ ቤት ዋናው መስሪያ ቤት በተገኘበት ስራ አስኪያጁ ቦርዶች ሁሉ በተገኙበት በመስራ ቤት እንዲህ ጉባኤ ስብሰባ ይደረጋል። በመስሪያ ቤታችን ማለት ነው እዛ ላይ ደግሞ ትርፍ ይከፋፈላል። የአመት ሪፖርት ይቀርባል። የሰራነውን ኦዲት የተጠራ ትርፍ ጉድለትም በአመት ይቀርባል ማለት ነው። በአጠቃላይ በቤተሰብ ከሆነ በሳምንት አንዴ ወይ በሁለት ሳምንት ሁለቴ እንገናኛለን ያው ሁኔታው አሁን ሁሉም በህይወቱ ጎዳና ስለሚሯሯጥ ብዙ ጊዜ በሳምት ሁለት ወይ አንዴ እንገናኛለን። በመስሪያ ቤት ከሆነ ደግሞ ያው በብራንች ስለምሰራ በአምስት ቀን ጠዋት ጠዋት ወይ ማታ ከመገባገብ መግባታችን በፊት ኦንላይን ሚቲንግ ሰብሰባ ይኖረናል። በሁለት ሳምንት ደግሞ አንዴ ወረዳ ወይ በቀላሉ በቅርቡ ሰዎች ውስጥ ሰብሰባ ይደረጋል። አጠቀላይ ግን እንደ መስሪያ ቤት ሁሉም በተገኘበት ቢደረገ ሁሉም ጠቅላላ ጉባኤ አንድ ነው እሱም መጨረሻ አንዴ እናደርጋለን ማለት ነው ስብሰባ

ባህላችሁ ሰርግ እንዴት ይከናወናል የሚለው ጥያቄ እንደኛ ባህል መሰረት። አንደኛ ሽማግሌ በፊት። ወይ በቤተሰብ ከሆነ አባት የልጅየው አባት ነው የሚመርጠው ወይ ደግሞ ተዋደው ተፋቅሮ ከሆነ ሽማግሌ ነው የሚላኩ ቀጥታ ማለት ነው። በፊት ጠፋቅሮ ከሆነ ልጁ ሽማግሌ ይልካል። ሶስት የተመረጡ ትልልቅ ሽማግሌዎችን ይልካል ወደ ሚስትየው ወይ ወደ የሚያገባት ልጅ ቤተሰብ ጋር ማለት ነው። ይልካል ከዛን እነሱ ደግሞ የልዩታ ቤተሰቦች ያውና። ውጤቱን ለሌላ ቀን እናገራችኋለን። ቤተሰብ በተሰበሰበበት ሁሉ ቀጠሮ ይሰጧቸዋል። ከዛን ይሰጣቸው ቀጠሮ እነዚህ ደግሞ ይዘው ይዱና ይደው። ቤተሰብ ይናገራሉ ከዛን እንደገና በተባለው ቀጠሮ ይሄዳሉ። አሁንም ከዛን አሁንም እንደገና ቀጠሮ ይሰጣሉ ከዛን ለሶስተኛው ጊዜ እንደገና የመጨረሻ ውሳኔ ለመስጠት ይሰበሰባሉ ማለት ነው። ከዛን የሰርግ ቀን ይቆረጣል። ሰርግ ቀን ብዙ ጊዜ የሚሆነው ወይ ጥር ነው በኢትዮጵያ ባዓል መሰረት ጥር ነው። ወይ ደግሞ የፋሲጋ ጾም ከተፈታ በኋላ። ያለው ወር ጾም ስላሌለ እንደሁለት ወር ከዛ አካባቢ ነው የሚሆነው ማለት ነው። ከዛን ወይ ጥር ይላሉ ወይ ፋሲካ ጾም ከተፈታ በኋላ ወይ ነሀሴ ወይ ግንቦት ይላሉ ማለት ነው። ከዛን ግን ከተወሰነ በኋላ ከዛን ሙሽራው ሚዜ ይመርጣል ሙሽሪትም እንደዛው ሚዜ ይመርጣሉ። ሶስት ሶስት ሚዜ ወይ እስከ አምስት ሚዜ ይመርጣሉ። ከዛን የልጁ ቤተሰብ ይደግሳል የልጅቷም ቤተሰብም ትደግሳለች። ከዛን የልጁ ቤተሰብ የሙሽራዋ ቤት ይሄድና ሙሽሪትን ለመውሰድ ብዙ ተማጽኖ ያደርጋል። ከዛም ከተፈቀደለት በኋላ ሙሽሪትን እሽ ይልና ቤተሰቦቿ እሽ ብሎ ከፈቀዱ እዛው ሰማንያ ይፈራረሙና። ከዛን ባልየው ሙሽሪትን ይወስዳታል። ከዛን እሷ ቤተሰቦች ያዘጋጁት መብል አለ። ምግብ ማለት ነው። ብዙ ጊዜ እንግዳ የሚጠራው ስድስት ሰዓት እስከ ስምንት ሰዓት ባለው ሰዓት ውስጥ ነው። እንግዶች ሁሉ በተገኙበት ምግብ ይበላል። ከዛን ምግብ ከበሉ በኋላ። ወደ ዘጠኝ ሰዓት ተነስተው እየጨፈሩ የእሱ አጃቢዎች የእሷም አጃቢዎች ሁሉም እየጭፈሩ አንድ ላይ ወደ ሙሽራው ቤተሰቦች ይሄዳሉ። ግን በዛ መሃል ፎቶ ፕሮግራም ሊኖር ይችላል። ወርዶ በየመንገዱ ፎቶ የተነሱ ይሄዳሉ ማለት ነው። ከዛን ወንድምየው የባልየው ቤተሰብ እየተጨፈረ ይገባል። ከዛን ብዙ ማዕድ ይዘጋጃል በየአይነት ወጥ ቡፌ ያለው እንደአቅሙ ያዘጋጃል ማለት ነው። ከዛን ሙሽሮቹ የሙሽራው ቤተሰቦቹ ብዙ ጊዜ ከአንድ ሰዓት ከአስራ ሁለት ሰዓት እስከ ሁለት ሰዓት ባለው ሰዓት ውስጥ ብዙ ጊዜ እንግዶችም የሚጠራው። ከዛን ሙሽረው ቤተሰቦች ያዘጋጁትን መብል ሙሽራውና ሙሽሪት ይቀድሱታል ከዛም የሚዚዎቹ ይከተሉና ሁሉም እየተጠሩ ህዝቦች ወይ ምዕመናን ይመገባሉ ማለት ነው። ከዛን ከዛ በኋላ ብዙ ጭፈራ ይደረጋል። ይጨፈራል ሚስቲየው ሙሽራ እነሱና ይጨፍራሉ እሷም ቤተሰቦች እሱም ቤተሰቦች አሉ ይጨፍራሉ ይደሰታሉ። መብል መጠጥ ስላለ ይበላል ይጠጣል ፌሽታ ይሆናል ማለት ነው። ያኛው ቀን እኛ በባላችን ሰርግ እንደዚህ ነው የሚከናወነው ማለት ነው። እኛ

ብዙ ጊዜ የምወደው ሬስቶራንት አልማዝ ሬስቶራንት ነው የሚገኘው እዚሁ እኛ አካባቢ ነው። ምክንያቱም በጣም ፈጣን ምግብ መብላት። ብዙ ምግቦች አላት ዋጋዋም ርካሽ ስለሆነ። ብዙ ጊዜ የምትጠቀመው አልማዘ ሬስቶራንትን ነው።

የምትወደው ፍራፍሬ ምንድንነው? ለሚለው ጥያቄ። ያው ብዙ ጊዜ ስፖርት ስለሆንኩ ብዙ ጊዜ እምመገበው ፍራፍሬ ነው። ምክንያቱም ፍራፍሬ ለጤናችን በጣም ብዙ ጥቅም ስላላቸው ከእስፖርት መልስ። ወይ ከምግብ በሁአላ ብዙ ጊዜ ፍራፍሬዎችን እመገባለሁ። ምክንያቱም ብዙ ፕሮቲን እና ፕሮቲን ያላቸው እንትኖች ፍራፍሬ ስለሆኑ ብዙ ጊዜ ፍራፍሬን እመገባለሁ። እምትወደው ፍራፍሬ አይነት ለሚለው ጥያቄ ግን ሁሉንም ስለምወድ ግን አላማረጥም ግን አብዛኛው ጊዜ እምመገበው አናናስን ነው። አናናስ በጣም ለስፖርተኛ የሚሞከር የሚመከር ፍራፍሬ ቢኖር አናናስ ነው። አናናስ ውስጡ ብዙ የውሃ ኮንቴንት ስላለው አንድ ስፖርት ስሰራ ብዙ ጊዜ ውሃ ያስፈልገኛል ሰውነቴ ውሃ ያስፈልገዋል። ብዙ ውሃ ከሰውነቴ ስለሚወጣ አናናስ ደግሞ ብዙ ውሃ ውስጡ ስላለው እናናስን ብዙ ጊዜ እጠቀመዋለሁ። ብዙ ጊዜ ከስፖርት በኋላ እና ማታ ማታ ብዙ ጊዜ አናናስን እጠቀመዋለሁ። በሳምንትም በዛ ከተባለ ሶስት አራት ጊዜ ሳምንት እምመገበው ፍራፍሬ ቢኖር አናናስን ነው። ፓፓዬም እንደዚሁ ብዙ ጊዜ እመገባለሁ። ግን እንደ ጁስ አድርጌ በብርቱካን ሙዝ እነዚህ አይነቶችን ያው በቤታችንም ተተክሎ ስላሉ ብዙ ጊዜ እምጠቀመው አናናስ ቢሆንም እነዚህን እመግባለሁ ምክንያቱም ለጤናዬ በጣም ጥሩ ግብአት ስለሆኑ ማለት ነው። ፕሮቲንም ስላላቸው የውሃ ይዘታቸውም ከፍ ስለሚል ለጤና ከሚሰጡት አስተዋጽኦ አንፃር ስናይ ብዙ ጊዜ እመገባቸዋለሁ እነዚህን ማለት ነው። ግን ስፔሻሊ በዋናነት አናናስን እጠቀማለሁ። እንዳልኳቸው የውሃ ኮንቴንቱ ስለሆነ የጤና ከሚሰጠው ጥቅም አንፃር ስናይ አናናስ በጣም ተመጋቢ ነኝ። በሳምንት ከሶስት እስከ አራት ድረስ አናናስን ልመገብ እችላለሁ። ብዙ ጊዜ ከስፖርት መልስ ማታ ልተኛ ስል ነው እምመገበው። ያው ሰውነቴን የውሃ መጠን ስለሚያስተካክል አንደኛ ለኩላሊትም ጥሩ ነው። አናናስ የሰውነታችንን የወሃ ኮንቴንት ከጎደለ ስለሚሞላ ብዙም ስለሆነ ከሚሰጠው የጤና አንፃር ካየን። ለጨጓራም ጥሩ ስለሆነ ብዙ ጊዜ እናናስን እጠቀማለሁ ለሰዎች እምመክረውም እሱን ነው። እንዳልኩት አናናስ ብዙ የውሃ ይዘት አለው። ፕሮቲን አለው ካርቦሀይድሬት ብዙ ባይሆንም አለው። አንዳንድ ያው ብዙ ጊዜ ኦርጋኒክ የሆኑ ነገሮች በእኛ አክባቢ ኦርጋኒክ የሆኑ ነገሮች ስለሚበቅሉ አናናስ ደግሞ ቶሎ የሚያፈራ ፍራፍሬ ስለሆነ። በዚህ ነው ብዙ ጊዜ ከዋጋውም አንፃር ከሌሎች አንፃር ስናይ ትንሽ ረከሰ ስለሚል ከጤና አኳያ ደግሞ ስናይ አናናስ የሚሰጠው የጤና ጥቅም ብዙ ስለሆነ ብዙ ጊዜ አናናስ አንደኛ ምርጫዬ ነው። ሙዝ ብርቱካን ፓፓዬንም አዘውትራለሁ ግን እንደ አናናስ በደረጃ ካስቀመጥን አንደኛ ናናስን በጣም እወዳለሁ የውፋ ይዘት ይዘቱ ስለሆነ ለኔ አናናስ አንደኛ ምርጫዬ ነው ማለት ነው